ስንት ቋንቋ ትችላለህ? እንግዲህ በደንብ አሳልጬ ወይም ደግሞ በደንብ መናገር የምችለው በደንብ የማወራው ቋንቋ እንግዲህ እችላለሁ ብዬ በደንብ በልበ ሙሉነት ልናገረው የምችለው ቋንቋ የአማርኛ ቋንቋ ነው። አማርኛ ቋንቋ እንግዲህ የእናት ቋንቋ ይባላል የእናት ቋንቋ ማለት እንግዲህ ተወልደን ያደግንበት ወይንም ደግሞ የወለዱን ማህበረሰቦች የአማርኛ ቋንቋ የሚችሉህ ናቸው ማለት ነው። ወይም ደግሞ ተወልጄ ያደኩበት ማህበረሰብ ተወልጄ ያደኩበት አካባቢ ወይም ደግሞ በዛ አካባቢ ያለው ቦታ የአማርኛ ቋንቋ የሚናገር ማህበረሰብን የያዘ ያቀፈ ነው ማለት ነው። እንግዲህ የአማርኛ ቋንቋ እንደ ኢትዮጵያ በአማራ ክልል የሚነገር ሰፋ ያለ ተናጋሪ ያለው ነው ማለት ነው። እንግዲህ እንዲህ ሀገርም ደግሞ የስራ ቋንቋ ሆኖ የሚያገለግል ሰፋ ያለ ቋንቋ እና እንግዲህ ደስ የሚል ለንግግር የሚያመች ቋንቋ ነው ማለት ነው። እንደ ተናጋሪነቴ እንግዲህ በጣም አሪፍ የሚባል ቋንቋ ነው በዚህ ቋንቋ እንግዲህ ብዙ ነገሮችን አካሂድበታለሁ ማለት ነው። ያው በአማርኛ ቋንቋ እንደ መቻሌ ሁሉንም የስራ ሂደቶች የንግግር ሂደቶች ሊሆን ይችላል እነዛን እንግዲህ የምናገርበት ወይም ደግሞ የስራዎችን የማሴድበት በዚህ በአማርኛ ቋንቋ ነው ማለት ነው። እንግዲህ አማርኛ ቋንቋ ማለት ድብቅ ነገሮች ያሉት በሰምና በወርቅ መልእክቶችን ማስተላለፍ የሚቻልበት እንደዚሁም ደግሞ የተለያዩ ለህዝብን ሊያስረዱ የሚችሉ ምሳሌያው አባባሎች ወይም ደግሞ ምሳሌያዊ አነጋገሮች ያሉበትን እንቆቅልሽና ተረቶች ያሉበትን የተለያዩ እንቆቅልሽ ሀሳብን በሚስጥር የምንገልጽበት ደስ የሚሉ ንግግር ያሉበት ነው። እንግዲህ ይሄ ቋንቋ ማለት እንግዲህ በጣም ደስ የሚል ነው ማለት ነው። ከስር ከመሰረቱ ከአመጣጡ አሪፍ የሚባል የራሱ የሆኑ ፊደሎች ያሉት ከ ሀ እስከ ፐ ፊደሎች ያሉት ከዛ ጀምሮ ማንኛውም ሰው ተምሮ በቀላሉ ሊናገረው የሚችል። እንደዚሁም ደግሞ ቃላትና ሀገራት ሀረጋት ተደርድሮ አረፍተ ነገር መመስረት የሚቻልበት የራሱ የሆኑ ፊደሎች ያሉበት ነው እንግዲህ ማለት ነው። እንግዲህ ይሄ የቋንቋ የራሱ የሆኑ ፊደሎች እንደመኖሩ ጭምር ማንኛውም ቋንቋ ተናጋሪ ለምሳሌ እንዴ ኢትዮጵያ የተለያዩ አሮሞ ትግሬ ደቡብ ቤኒሻንጉል ስልጤ ጉራጌም እንደዚህ ብዙ አይነት የቋንቋ እንተኖች አሉና። እነዚህ እንግዲህ የነዚህን የአማርኛን ቃላት ወይም ደግሞ የአማርኛ ቋንቋ ይናገራል ወይም ደግሞ መናገር ይችላሉ እኔ ግን ያንን የኦሮሞኛ መናገር ይከብደኛል። ምክንያቱም ደግሞ የአማርኛ ቋንቋ እንግዲህ ከስር ከመሰረቱ የፊደል አመሰራረቱ በቀላሉ አጥንተህ መማር የምትችለው ነው። ማለትም ልክ እንደ አረበኛ ቋንቋ አረበኛ ቋንቋ አሁን የራሱ የሆነ ፊደል አለው ማለት ነው። ልክ እንደዛ ሁሉ የአማርኛ ፊደልም ከ ሀ እስከ ፐ የሚደርሱ የአማርኛ ፊደላት ስላሉት እነሱም መሰረት እንግዲህ በቀላሉ ሊቻል የሚችል ነው። እኔ እንግዲህ የእናት ቋንቋዬ ወይም ደግሞ የአፍ መፍቻ ቋንቋዬ አማርኛ ነው እንግዲህ የምችለውም አማርኛ ነው ማለት ነው። ምክንያቱም ደግሞ ሌላ ቋንቋ ላለመቻል ወይም ደግሞ ሌላ ቋንቋ ለመቻል ተጽዕኖ ያሳደረብኝ በዛ አካባቢህ ብቻ መኖሬ ነው እንግዲህ የአማራ አማርኛ በሚናገር ማህበረሰብ መሃል ወይም ደግሞ በዛ መኖሬ ብቻ ነው። ወደተለያዩ ድንበር አካባቢ ወደ ኦሮሞ ወይም ደግሞ ትግሬ የሚናገሩበት አካባቢ ብሆን ኖሮ ያንን ቋንቋ መቻል እችል ነበር ማለት ነው። እንግዲህ ይሄ ትልቅ ኔጌቲቭ የሚባል ወይም ደግሞ አሉታዊ ተጽዕኖ የሚባል ነው ማለት ነው። ምክንያቱም ብዙ ቋንቋዎችን መቻል ብዙ ጥቅም አለው የተለያዩ ጥቅሞች አሉ በየትኛውም ቦታ ሄደህ መግባባት ትችላለህ ማለት ነው። ብዙ ቋንቋ መቻል እንግዲህ እኔ እንዳለመታደል ሆኖ ይሄ እድል አላጋጠመኝም በምኖርበት አካባቢ ማንኛውም ማህበረሰብ የአማርኛ ቋንቋ መናገር የምችለው ወይም ደግሞ ወደ ሌላ ቋንቋ ወደ ሚናገር ማህበረሰብ የመህድ እድል ወይም ደግሞ አጋጣሚ አላገኘሁም። እና እንግዲህ ይሄን ቋቋ ነው የምችለው ከዚህ በተጨማሪ የእንግሊዘኛ ቋንቋ ያው አሳልጬ እናገራለሁም ማለት ባልችልም ኮሚኒኬሽንም ወይንም ደግሞ ንግግርም ላይ ብቸገር እንግዲህ ለመጻፍ አንብቦ ለመረዳት የተለያዩ አጥር ያሉ ግልጽ የሆኑ መልእክቶችን ለማስተላለፍ እንግዲህ የእንግሊዘኛ ቋንቋ እሞክራለሁኝ ማለት ነው። ያው የእንግሊዘኛ ቋንቋ የመጣው እንግዲህ በትምህርት ደረጃ ስለሆነ ያው ተማሪ ስለሆንኩ እንግዲህ ከአንደኛ ክፍል ከኬጅ ጀምሮ እስካሁን እስካለሁበት ደረጃ ድረስ። ያ እንግሊዘኛ ቋንቋ ስለሚሰጥ እሱን እንግዲህ የተወሰነ ግልጽ በሆነ አማርኛ ወይም ደግሞ ሰፋ ባለ መልኩ መናገር ባልችልም ወይም ደግሞ መልእክቶችን ባላስተላልፍ ባልችልም የተጻፉ ነገሮችን እረዳለሁ እንደዚሁም ደግሞ የነገሩኝን ነገር እሰማለሁኝ ማለት ነው። የእንግሊዘኛ ቋንቋ የተወሰኑ አጠር ያሉ መልእክቶችን ለማስተላለፍ እጠቀምበታለሁ። እንግዲህ ያው እንግሊዝኛ ቋንቋንም የዚያን ያክል ጊዜ እንደመማሬ ያው በጣም ልችል እችል ነበር ግን ያው የትኩረት ማጣት ወይም ደግሞ የትኩረት ማነስ ነው ማለት ነው። ምክንያቱም ደግሞ ይሄ አማርኛ ቋንቋ ያሳድርብን ተጽዕኖ ነው በዛ አካባቢ አማርኛ ብቻ መኖሩ ነው። እንግዲህ በአንድ አካባቢ አንተ ቋንቋ ሊችል የሚችለው እንግዲህ በየቀኑ ፕራክቲስ ወይም ደግሞ በየቀኑ ንግግር በማድረግ ነው እና ደግሞ እኔ በየቀኑ ሁልጊዜም ንግግር የማደርገው በአማርኛ ስለሆነ ከአማርኛ ሀዋ ውጭ ቋንቋ እንዳልችል አድርጎኛል። እንግዲህ የምችለው ቋንቋ ሙሉ በሙሉ በምችለው ቋንቋ አንድ ቋንቋ ነው እሱም ደግሞ የአማርኛ ቋንቋ ነው ማለት ነው። በተጨማሪው በእንግሊዘኛ ቋንቋ እየሞከራለሁኝ ደግሞ ትንሽ ትንሽ እችላለሁ

እሺ አይን አይን እንግዲህ የአንዲ ነገር ወይም ደግሞ የአንድ የተፈጥሮ ህይወት ያለው ነገር አካል ነው። እንግዲህ አይን የእንስሳት ሊሆን ይችላል የሰዎች ሊሆን ይችላል ያ አዋፎች ሊሆን ይችላል በአጠቃላይ የእንሳቶች እና የሰዎች ማለት ነው። እንግዲህ አይን ማለት በእነዚህ ነገሮች ላይ ወይም ደግሞ በዚህ በነዚህ ተፈጥሮ በሆኖች ነገሮች ላይ በእኛ በሰዎች ላይ ወይም ደግሞ በእሰሳዎች ላይ ያለ የተፈጥሮ አካል ማለት ነው። አይን እንግዲህ አይን ማለት በጣም አስፈላጊ ከምንለው ቀዳሚ ከምንባሉ ነገራቶች ውስጥ አንዱ ነው። አይን እንግዲህ ዋናኛ ተግባሩ ማየት ነው ማለት ነው። አይን አብዛኛውን ጊዜ እንግዲህ አይን የሚያገለግለው ለማየት ነው የተለያዩ ነገሮችን ለማየት። ማየት የምፈልገውን ነገር ለማየት እንደዚሁም ደግሞ አሁን ብዙ ነገሮች አሉ። አይተን ለመደሰት ሊሆን ይችላል የተለያየው አሁን ለምሳሌ የተለያዩ መዝናኛ ቦታዎችን የተለያዩ ታሪካዊ ቦታዎችን ሀገሮች ሀገራቶችን ወይም ደግሞ የምንወደውንም ሰው ሊሆን ይችላል የተለያዩ ሰዎችን ብዙ አይነት በቃ በአለም ላይ ማየት የምፈልጋቸውን ነገሮች ለማየት የሚያገለግለን ነው ማለት ነው። አይን እንግዲህ በሌላ በኩልም እንግዲህ አይን ለዚህም ብቻ ሳይሆን ከአደጋዎች ማምለጫም ነው። አይን እንግዲህ ከአደጋዎች ከተለያዩ አደጋዎች አሁን ለምሳሌ የሆነ ነገር ቢፈጠር በአንድ አካባቢ ሲፈጠርህ ብናይ በአይናችን አይተን ነው እንግዲህ ከዛ አካባቢ ሩጠን የምናመልጠው ማለት ነው። እንግዲህ ያ አይናችን እንግዲህ ከአደጋም ይጠብቀናል ማለት ነው። የተለያዩ ለምሳሌ የተለያዩ ነገሮች ቢወድቁ ሰው ሊመተን ድንጋን ቢወረውሩ ወይም ደግሞ በእጁ ልመታን ብሞክር እንግዲህ በአይናችን አይተን በመከላከል ወይም ደግሞ በማምለጥ እንግዲህ ከአደጋ ለማምለጥም ያገለግለናል ማለት ነው። ወይም ደግሞ በአንድ አካባቢ አሁን የሰዓት አደጋ የሰዓት አደጋ ቢነሳ በቃ ይሄ በዛ በአይናችን አይተን ለማምለጥ እንሞክራለን ማለት ነው። እንደዚሁም ደግሞ አይን እንግዲህ እርዳታን ለማድረግ ያገለግላል። እንግዲህ አንድ አሁን ለምሳሌ በአካባቢያችን አንድ ደካማ ሰው ቢኖር ያ ደካማ ሰው እንግዲህ የሆነ ስራ መስራት አቅቶት ወይም ደግሞ በሆነ ምክንያት ተቸግሮ ብናይ የምናየው እንግዲህ በአይናችን ነው እንግዲህ በአይናችን አይተን ለዛ ለሰውዬ ድጋፍ ወይም ደግሞ እርዳታ ለማድረግ እንነሳሳለን ማለት ነው። ያም ሆኖ እንግዲህ በአይናችን ስናይ ነውና አይን ለማየቻ ወይም ደግሞ እርዳታን ለመደገፍ ያገለግለናል ማለት ነው። እንደዝሁም ደግሞ አሁን ለምሳሌ እንደዚሁ በአንድ አካባቢ እንግዲህ የተለያዩ ማህበረሰቦች ይኖራሉ የተለያየ ባህል ይኖራል። እነዛን እነዛን እንግዲህ የሰርጎች ፕሮግራም የእንትኖች የልደቶችን ብዙ የተለያዩ ፕሮግራሞች አሉ እነሱን እንግዲህ በማየት ስሜታችንን በመግለጽ ወይም ደግሞ ስሜቶችን በማየት በመካፈል ለዚህ ለዚህ ጥቅም የሚያገለግል ማለት ነው። እንግዲህ በእንሳቶችም ስንሄድ እንግዲህ እንሰሳቶች አብዛኛውን ጊዜ አይናቸውን ለብዙ አገልግሎት ልክ እንደ ሰው ልጅ ሁሉ ይጠቀሙበታል። የሚበሉት ምግብ ለጋ ሊሆን ይችላል። እንደዚሁም ደግሞ እንደዚሁም ከአደጋ ለማምለጥ ራሳቸውን ከአደጋ ለመከላከል እንግዲህ የሆነ ጠላት ወይም ደግሞ የሆነ አደጋ አሁን ለምሳሌ የሰው ልጅ አደን በሚወጣበት ሊሆን ይችላል እንግዲህ በአይናቸው ካዩ ከዛ አካባቢ በፍጥነት በመጥፋት ከአደጋ ይድናሉ ማለት ነው። ይሄም እንግዲህ አይን ስላላቸው ማለት ነው። እንደዚሁም ደግሞ የሚበሉት ነገር የተለያየ እንሰሳዎች በማደን ሊሆን ይችላል። እንደዚሁም ደግሞ ሳር በሎች መሳሮችን በፈልገው በየቦታው ባለበት ፈልገው ለቤተሰብ እንደዚውም ደግሞ ውሃ ለመጠጣት እንግዲህ በአጠቃላይ የምግብ ህይወታቸውን ለመኖር ምግባቸውን ለመፈለግ ወይም ደግሞ መስርታዊ የሚባል ፍላጎታቸውን ለመሟላት አይነት በጣም አስፈላጊያቸው ነው። አሁን ለምሳሌ የተለያዩ የመጠለያ ቦታዎችን ጉሬ ቆፍረው ይኖራሉ እንግዲህ ጉሬው የሚቆፍሩት አይናቸው በሚያይበት ሁኔታ ነው ማለት ነው። አይናቸው እያየ እንግዲህ ጉሬውን በመቆፈር እንደዚህ ወደዚውም የተለያዩ ቦታዎችን በማመቻቸት ያም እንግዲህ በአይናቸው ፈልገው ጥሩ የሚባል ቦታ ነው የሚቀመጡት። እንደዚሁም ደግሞ ከሌላ እንስሶች አሁን ሌላ አንሰሳ አሁን ለምሳሌ አሁን ለምሳሌ በ እንሰሶች የዱር እንስሳ አሉ ለምሳሌ የዱር እንስሳ የሚባሉ አሉ። አንዱ አንዱን በማደን ሚኖሩ አሉ እና እንግዲህ እነሱ በአይናቸው በማየት ከዛ ከአደን የሚተርፉበት ነው ማለት ነው። እንግዲህ አይን ማለት ከቅንድብ ያለው እንግዲህ አይን በዙሪያው ቅንድብ ወይም ደግሞ የአይን ሽፋሽፍት የሚባል ያለው ነው ማለት ነው። እንዲሁም ከአፍንጫ በላይ የሚገኝ በሁለት ጎን ያለው ሁለት አይን የግራና የቀኝ አይን የሚባል ከግንባር በታች ያለ ፊታችን ላይ የሚገኝ ወይም ደግሞ ከአንገታችን በላይ የሚገኝ እና የስሜታዊ የስሜት አካላቶች ከሚባሉት ከአምስቱ አንደኛው የሆነ ነው። እንግዲህ አይን ማለት እንግዲህ ከአፍንጫችን በላይ የሚገኝ በሁለት በኩል በግራና በቀኝ በኩል የሚገኝ በጣም ማየት የሚችል በጣም በርቀት የሚያይ የሚያንፀባርቅ የፈለግነውን ነገር ማየት የምንችልበት የሰውነት አካል ክፍል ነው። እንግዲህ ይሄ አይን ማለት ያው በእርግጥ አይንም የሌላቸው አሉ ግን እነዛ የፈለጉትን ለማድረግ በጣም የሚቸገሩ ናቸው ማለት ነው። አይን እንግዲህ የፈለግነውን ተግባር የምናከናውንበት የሆነ ምርጡ የሰውነታችን ገፈር ነው ማለት ነው። እንግዲህ አይን በዚህ መልኩ ይገለጻል። እና በብዙዎች ዘንድ እንግዲህ አይን በጣም እንክብካቤና ትኩረት ሊሰጠው የሚገባው ተግባር ነው ማለት ነው። ምክንያቱም ደግሞ አይን